እሺ ይሄ ቀጣይ ደግሞ የምናነሳው ችግር የለም በሚለው ሀሳብ ዙሪያ ጠለቅ ያሉ ሀሳቦችን እናነሳለን ችግር የለም የሚለው ምን አይነት ጊዜ ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ችግርስ የሚኖረው መቼ ነው የሚለውን ነገር አጽንቶ ያስፈልጋል ማለት ነው። ምክንያቱም ችግር አለ ወይስ ደግሞ ችግር የለም ምንአይነት ችግር ነው ያለው የሚለውን ነገር ማንሳት ወሳኝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ችግር የለም ማለት ምን ማለት ነው? የሆነ ጉዳይ አለ ስለዛ ጉዳይ ምንም አይነት የሚረብሽ ወይ ደግሞ ሰዎች ሊረብሽ የሚችል ችግር የለም ማለት ነው ብዙ ጊዜ እንደዛ ነው። ብዬ ነው የማስበው እና ችግር አለ የለም የሚለው ነገር የመጀመሪያው ነገር ምንድነው ስለሆነ ጉዳይ አለ። ስለዛ ጉዳይ ያለን አመለካከት ወይም ደግሞ ያለ ችግር ወይም ደግሞ ተግዳሮት? ምንድነው የለም የሆነ ምንም የቸገረ ነገር የለም የሆነ ወይም የሆነ ምንም ፈታኝ ነገር የለም። በምንሰራበት ጊዜ ምንም ከባድ የሆነ ፈተና የለም የሚለውን ነገር እናነሳለን ማለት ነው። እና አብዛኛው ነገር ችግር የለም የሚለው ሀሳብ ከዛ ጋር የሚያያዝ ነው ብዬ አስባለሁ በብዙ መልኩ ማለት ነው። እና ይሄ ችግር የለም የሚለው ሀሳብ ከዛ ነገር ጋ በጣም በብዙ መልኩ የሚያያዝ ነው የሚለውን ነገር አጽኖት መስጠት እፈልጋለሁ ማለት ነው። ምክንያቱም ችግር የምለው ነገር በየቤታችን በየጓዳችን በየጉድጓዳችን በየጓዳው የጉድጓዳችን ያለ ነገር ነው። እና ብዙ መልኩ የምንቸገርበት ሁኔታ በብዙ መልኩ ችግር የሚጥመን ሁኔታ አለ በእያንዳንዱ ጊዜ ውስጥ ችግሮችን የምናይበት ሁኔታ አለ። እኔ ችግሮች እንዳለ ለመቅረፍ የምንታገልበት ይሄን ችግሩን ለመቀነስ የምንታገልበት እና ይሄን ችግር መፍትሄ ለማግኘት ችግር ወቅሉ ነው የምንልበት ነው አይደለ አብዛኛው ጊዜ በዛ መልኩ ነው የምናሳልፈው እና። ነገር ግን እነኚህ ነገሮች አልፈው ችግር በሚቀንስበት ጊዜ ደግሞ ችግር የለም ብዙ ጊዜ። እንደዚህ እንደዚህ አስቤ ነበር ምንታስባህ ችግር የለውም አረ እንደፈለከው ማድረግ ትችላለህ። እና እኛን ከዛ ነገር ውስጥ ነፃ የምናደርግበት ነገር ይኖራል አበባ ብዙ መልኩ ሰዎችን ከዛ ነገር ውስጥ ነፃ እንዲሆን መደረግ በሰፊው ሁኔታ ለሚለው ነገር አጽኖት መስጠት እፈልጋለሁ ማለት ነው። ብዙ ነገሮች አንፃር ያው ችግር የለም እያልን ነገሮችን እያሸን የምናቆይበት ሁኔታ ይኖራል። ከብዙ ነገሮች አንፃር ማለት ነው እና ይሄ ነገር ግን ያው ለረጅም ጊዜ ጸጸትም የሚዳርገናል ብዬ ነው የማስበው። ዘለቄታዊ መፍትሄ ከማምጣት ይልቅ ዘለቄታ የሆነ ጸጸትን ወደ ህይወታችን ይጋብዛል የሚል ስጋት አለኝ። ብዙ ብዙ መልኩ ማለት ነው። ምክንያቱም ስኬት ሳይሆን ብዙ መልኩ ችግር የለውም እያልን የምናልፋቸው ነገሮች አንድአንዴ ችግር እንኳን ኖሮ እኮ ማለት ነው። አንዳንዴ ችግር እንኳን እኛም በጣም የሚያስቸግርን ነገር እንኳን ሆኖ እኛ ግን ሰዎች እንዳይቀየሙን ወይ ሰዎች እንዳይደብራቸው ችግር አለ ስት ችግር የለውም እያልን ሰዎችንም እምናጽናናበት ምናምን ነገር አለ ማለት ነው። በብዙ መልኩ ችግር የለውም እረ አያሳብ ይሄ እኮ በጣም ቀላል ነገር ነው እያልን ችግር አለመኖሩን ለመግለጽ እና ሰዎችን ለማስረዳት የምንሞክርበት ሁኔታ ይኖራል። ማለት በብዙ መልኩ ችግር አለ ወይ ስንል ከዛ ጋር የሚያያዝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ። በያንዳንዱ ሰዓት ውስጥ በያንዳንዱ ቀን ውስጥ ይመቻል በእያንዳንዱ ጊዜ ችግር ጠፍቶ አያቅም ከህይወታችን የህይወታችን አንዱ የክፍል አንዱ ገጽታ ነው። እንጂ ከህይወታችን ጠፍቶ የሚያውቅ ነገር አይደለም። እንደሚታወቀው እና ያው ግን በህይወታችን ውስጥ አለ ነገር ግን እንደ ትልቅ ችግር የምናየው ነገር አይደለም ብዙ ጊዜ ማለት ነው። እና ይሄ ደግሞ ትልቅ ነገር ነው የምለው ነገር ማንሳት ፈልገው ከብዙ ነገሮች አንፃር ይሄን እንደ ችግር አለማየታችን ራሱ ወሳኝ ነገር ብዙ ነገሮችን እንድናልፍ ብዙ ነገሮችን ጽናት እንዲኖር ብዙ ነገር ትዕግስት እንዲኖረን እምንራመድበት እርምጃ ነው የሚለውን ነገር አጽንኦት መስጠት እፈልጋለሁ ማለት ነው። እና ችግር የለም ስንል አብዛኛው ነገር ከዛ ጋር የሚያያዝ ነገር ነው የሚለውን ነገር ማንሳት እፈልጋለሁ ማለት ነው። ችግር ያው በተለያየ ሁኔታ የሚገጥሙን የህይወት ውጣ ውረዶች የህይወት ተግዳሮቶች ናቸው። እና እነኚህን የህይወት ተግዳሮቶች ማለፍ ደግሞ እና እነዚህ ጭንቅላት ደግሞ እንደ ቀልድ በማየት በነገሮች ከጉዳዩ በታች አድርገን ከእኛ ስራ አርገን በማሰብ ችግር የለም። እያልን ውስጣችን ችግር የምኖረው ሰዎች ግን ያንን ነገር ላማሳየት ያንን ጠባሳችንን ያንን ቁስል ላለማሳየት ለሰው ወይ ምንም አልሆንኩ ምንም ችግር የለም ህይወትን ለማስተካከል እየሞከርኩኝ ነው ብለን ሰዎች የምንሰጠው ምክንያት ይኖራል። ነገር ግን አንዳንዴ ብዙ ችግሮች እኮ አሉብን ከአቅም በላይ የሆኑ ችግሮች የፈጠሩ በጣም ሊፈነዱ በጣም ጥቂት ነው የቀራቸው። እና እነዚህ ሁሉ ነገሮች በአግባቡ ለመቆጣጠር የሚያስፈልገን በአግባቡ ችግሮቻችን ለመፍታት የምንሄድበት እርቀት ማስፋት አለብን። መፍትሄዎችም ደግሞ በጣም በብዙ መልኩ ማብዛት አለብን የሚለውን ነገር ማንሳት እፈልጋለሁ ማለት ነው። በብዙ መለኩ ችግር የለም ምንልባቸው ሁኔታዎች ይኖራሉ። ነገር ግን ከጊዜ ሂደት በኋላ ችግሮች ተደራርበው ተደራርበው በጣም ብዙ ችግሮች እንዳሉብን እምንረዳበትና የምናውቅበት ሁኔታ ይኖራል። እና በጣም ብዙ ነገሮች ይኖራሉ ከደግሞ ብዙ ጊዜ ብዙ ነገር ስናነሳ ችግር የለም እንደ እንደዚህ ችግር የለም እንደዚህ እኮ እንደዚህ ነገር ግን። ያቺ ችግር የለም ያላት ነገር ጦዛ ጦዛ መጨረሻ ላይ ብዙ ዋጋ ልታስከፍለን ትችላለችና ፈተና ውስጥ ልትጨምረን ትችላለች። የሚለውን ነገር አጽኖት መስጠት እፈልጋለሁ ማለት ነው። ከብዙ ነገሮች አንፃር እና ችግርን የማለፍ አቅማችንን ማስፋት ያስፈልጋል ማለት ነው። ችግር የለም ከማለት ይልቅ